ገንዘብ መቆጠብ ታውቃለህ ለሚለው አዎ ገንዘብ መቆጣጠር አውቃለሁ። ለምን ምክንያቱም ገንዘብ ካለኝ እኔና እቅዶችን ማካሄድ ስለማይቻል ገንዘብ መቆጠብ የግድ ስለሆነ ገንዘብ መቆጠብ አውቃለሁ፤ እሞክራለሁ። ምክንያቱም ገንዘብ ካልተቆጠበ ለውጥ ሊኖር ስለማይችል እቆጥባለሁ እንደ ብዙ ምክንያቶች ገንዘብ ካለኝ ባላንስ አድርጌ ከማገኘው ነገሮች መቆጣጠር በደንብ እችላለሁ፤ አስባለሁ። ምክንያቱም ለተለያዩ ችግሮች ለተለያዩ ፕሮግራሞች ምንም ቢፈጠር ብቻ አጋጣሚ የሚከሰተው ስለማይታወቅ የተወሰነ ነገር ካለኝ ባላንስ አድርጌ መቆጠብ ስላለብኝ ስለማውቅ መቆጠብ እችላለሁ ማለት ያው ሁሌም ያገኘሁትን ካጠፋሁ ለክፉ ቀን ወይም ለችግር ቀን የምፈልገው ነገር ስለማይኖረኝ ያለኝን ገንዘብ ካለኝ ከማገኘው ገንዘብ ላይ ቢያንስ ሃምሳ ፐርሰንቱን ለመቆጠብ እሞክራለሁ፤ እቆጥባለሁም። ቆጥቤም ያው አሁን ያለኝ ካለኝ ነገር የተሻለ ነገር አለኝ ማለት ነው። ስለዚህ ገንዘብ መቆጠብ እኔም እችላለሁ። ሌሎችም እንዲቆጥቡ እመክራለሁ። እና ጥሩ ጥሩ በጣም ጥሩና አስፈላጊ ነገር በመሆኑ በጣም ይሄን ነገር በጣም እፈልጋለሁ፤ እመክራለሁ። ማግኘትም ማጣትም ሊኖር ስለሚችል ለወደፊት ካለኝ ነገር ላይ መቆጠብ በጣም እፈልጋለሁ።

አዲስ አመት በጣም አከብራለሁ። የማከብረው ምንድነው ያው ካለኝ ነገር አበቃቅቼ ወይም ደግሞ አስችዬ ባለኝ ነገር ተደስቼ አከብራለሁ። ይሄን ሲባል ከቤተሰቤ ጋር ባለኝ ነገር ተደስቼ ማክበርና መዋል እፈልጋለሁ እወዳለሁ አከብራለሁ። ሌላውን ነገር ያው ያኔን በአዲስ አመት በተለይ በዘመን መለወጫ ላይ የተለያዩ እቅዶችን እቅዳለሁ። ለቀጣይ ምን መስራት እንዳለብኝ አቅዳለሁ። የምፈጽማቸውን እቅዶች አቅጄ እንቀሳቀሳለሁ። ምክንያቱም ያው አዲስ አመት ሲመጣ ወይም ደግሞ የዘመን መለዋወጫ ሲመጣ ካለፈው አመት የሰራሁትን ጥሩ ነገር አስቀጥላለሁ። መጥፎ ነገረን ጥዬ ለቀጣይ አመት አዲስ ነገር አቅዳለሁ። አቅጀም ያው እቅዴን መነሻ አድርጌ ለመፈጸም መፈጸማቸውን እቅዶች አቅጄ እንቀሳቀሳለሁ። ምክንያቱም ያው አንተ በዓል ለመፈጸም እቅድ ስለሚያስፈልገው እቅድን አቅጄ እወላለሁ። ሌላው ያው ተደስቼ መዋልን ቀን ማሳለፍ በጣም እፈልጋለሁ። ያለው ነገር ካለኝ ነገር አብቃቅቼ ቤተሰቦችን አስደስቼ መኖር እፈልጋለሁ።

የሞባይል ዳታ አዎ እጠቀማለሁ በጣም እጠቀማለሁ ምክንያቱም አብዛኛውን ጊዜ በኢንተርኔት ስለምሰራ መረጃዎችን ምይዘው በሶፍት ኮፒ ስለሆነ ሪፖርቶች የምሰራው በ በሞባይል እና በ ላፕቶፕ ኮምፒውተር ስለሆነ እነዚህን ዳታዎች በጣም እጠቀማለሁ። ማባይል ዳታ በምትጠቅማቸው ነገሮች በጣም አንዱ ስለሆነ በጣም እጠቀማለሁ። ምክንያቱም ያው ካልተጠቀሙ መስራት ስለማልችል ዳታዎችን ዳታ እጠቀማለሁ። የሚሰጠው አገልግሎትም በጣም ከፍተኛ ጥሩ ከሚባሉት ነገር አገልግሎት ውስጥ አሁን አንዱ። ይህንን ዳታመም ሞልቼ ስጠቀም ዳታ በጣም ጥቅም ላይ ስለሚውልልኝ ስለሚያገለግልኝ ስለሚጠቅመኝ። ይህንን ሞባይል ዳታ እጠቀማለሁ።

መታጠቢያ ውስጥ አብዛኛውን ጊዜ መዝሙር አንዘም አልዘምርም አልዘምርም ግን አብዛኛውን መዝሙር አዳምጣለሁ እንጂ መዝሙር እየዘመሩ ብዙ ጊዜ መታጠቢያ ውስጥ። አልታጠብም ያው መዝሙር ግን አዳምጣለሁ። ምክንያቱም ያው በ በ በሞባይል የያዟቸውን መዝሙሮች አልፌ አልፌ ላዳምጥ እችላለሁ። መዘመር ግን እኔ አልዘምርም ብዙ ጊዜ ማለት ነው። ግን ያው ምክንያቱም ልምድ የለኝም። መታጠቢያ ብዙ የመቆየትም ልምድ የለኝም ቶሎ ታጥቤ መውጣት ነው። ልምዴ ስለዚህ ብዙ ጊዜ መታጠቢያ ውስጥ መዝሙር ማዳመጥ እንጂ መዘመር አይደለም ልምድም የለኝም። ጊዜም አልጠቀምም። እና ያው የማዳመጡ ግን እስክወጣ ታጥቤ እስክወጣ ድረስ የማዳመጥ ልምዱ አልፏል አልፏል አለኝ። መዘመር ግን አልዘምርም። ሰዓትም ብዙ ጊዜ አልጨረስም መታጠቢያ ውስጥ ላይ ስለዚህ ይሄ ነው።

የቅጥር ሄደቴ ያው መጀመሪያ ላይ በዲፕሎማ ነበረ የተቀጠርኩት ስቀጠረውም ያው ነርስ ነበር በነርሲንግ ፕሮግራም ተምሬ የተማርኩትኝ ሻሸመኔ ሲሆን ያው ተምሬ እኔ የቅጥር ሁኔታዬ በነርሲንግ ተምሬ ተቀጥሬ ከሰራሁ በኋላ ለተወሰነ ጊዜ ማለት ወደ ስምንት አመት ያህል ከሰራሁ በኋላ ዲግሪዬን ተምሬ አሁን የማገለግለው በዲግሪዬ ነው። ስቀጠር ባለትዳር አልነበርኩም ብቻዬን ነበር የተቀጠርኩት አሁን ቅጥር ላይ መጀመሪያ ላይ ስራ ስቀጠር ብቻዬን ላጤ ነበርኩ። ከዚያ በኋላ ነው ትዳር የመሰረትኩት ከዚያ በኋላ ልጆችን ወለድኩ እና የቅጥር ሁኔታዬ አሁን ላይ ያለኝ ወደ አመት አካባቢ አገልግሎት ሰርቻለሁ። እና ያለኝ በነርሲንግ ነበረው መጀመሪያ ላይ ነርስ ነበርኩኝ አሁን ላይ ግን ያው ዲግሪዬን ይዤ ጤና መኮንን ሁኜ አገለግላለሁ።

ግጭቶችን ለማስተካከል እሞክራለሁ እችላለሁ። ምክንያቱ ያው ግጭት ካለ ብዙ ጊዜ ሰላም አይኖርም። ከቤት ተጀምሮ ከ ከቤት ጀምሮ። ብዙ ግዜ ግጭት ካለ ሰላም አይኖርም። ቤት ላይ በተለይ አሁን ግጭቱ ካለ ኢኮኖሚካሊ በጣም በብዙ ነገሮች እንደ ኑሮ። እለታዊ ነገሮችን ወይም ደግሞ እለታዊ ተግባራት ለመፈጸም ራሱ ብዙ አይነት ችግሮች ስለሚኖሩ ግጭቶችን ቶሎ ለመፍታት እና ለማስተካከል እፈልጋለሁ። ለማስተካከል እሞክራለሁ አስተካክላለሁም። ሌላው በስራ ቦታም ቢሆን ያሉ ግጭቶችን ለማስተካከል በጣም እጥራለሁ። ምክንያቱም ያው ስራው ቲምወርክ ነው የግሩፕ ስራም ስለሆነ። ግጭት ካለ አንድና አንድ ተነጋግሮ ለመፍታት ችግር ስለሚፈጥር። ግጭቶችን ማስተካከል የግድም ስለሆነ ማስተካከል እችላለሁ። እኔ ማለት በተፈጥሮዬም ግጭት ይዞ ወይም ደግሞ ቂም ይዞ መቀጠልን ወይም መዋል ማደርን ስለማልፈልግ። ፊት በፊትም ስለምንናገር ያው ያለውን ነገር ቶሎ ለማስተካከል ነው የምፈልገው። ቂም ይዤ ወይም ደግሞ ለስራ የሚፈጥሩ ችግሮችን ይዤ መቀጠልን በጣም ስለማልፈልግ ለስራዬም ጥሩ ስላልሆነ። እነዚህን ነገር ይሄን ነገር ለመስጠትና ለማስተካከል በጣም እፈልጋለሁ። እችላለሁም። ለምን ያው ስራን ውጤታማ ለማድረግ ሲባል ወይም ደግሞ ያው ችግርም ውሎ ካደረም ሌላ ነገር ወደ መጥፎ ነገር ስለሚሄድ ችግርን ማዋል ማሳደር። ወይም ግጭትን ማዋል ማሳደር በተፈጥሮዬ አልወድም። መያዝም በልቤ መያዝም አልወድም። ስለዚህ ይሄንን ማስተካከል እችላለሁ እፈልጋለሁ እወዳለሁ።